እሺ ፀጉርህን ትንከባከባለህ? አዎ እንከባከባለሁ በተለያዩ ነገሮች ማለትም በሻምፖ በኮንዲሽነር በተለያዩ ነገሮች በመታጠብ እድገቱን በመጠበቅ እንዳይበላሽ በደንብ ያለውን እድገት ጠብቆ እንትን እንዴ በደንብ እንከባከበዋለሁ። ብዙ ጊዜም ለማድረግ የምሞክረው ልክ እንደዚሁ ነው። እንዳልኩት ያው አንዱ በታንደ ጤንነት ስለሆነ በደንብ መጠበቅ ያስፈልጋል ብዬ አምናለሁ። እና ከዛ ጋር በተገናኘ በደንብ እንከባከበዋለሁ በደንብ እጠብቀዋለሁ። እድገቱን በደንብ ፈጣን እንዲሆን የምፈልገው ልክ ደግሞ ንጽህናም እንዲኖረው ፀጉሬን እንከባከባለሁ። በዛ ምክንያት ነው እንግዲህ በደንብ አሁን ላይ እየቀጠልኩም ያለሁት ለራሱ የሚሆን እንቅፋት በደንብ የማይጎዳውን በደንብ ለንክብካቤ የሚመቸውን እያዘጋጀሁ በደንብ እከተላለሁ ማለት ነው። በዚህ በዚህ መንገድ እንግዲህ ያው የፀጉሬን እንክብካቤ እጠብቃለሁ ደግሞ እንዳይበላሽብኝ የተወሰነ እየተጎዳ እንዳይሄድ እንደዛ በማረግ እጠብቀዋለሁ ማለት ነው። እንግዲህ ያው ባለው ነገር ነው በርግጥ የተለየ የማደርገው ነገር የለም። ግን ለምሳሌ ንጽህናን መጠበቅ በጣም ጥሩ ይመስለኛል። ንጽህናን እጠብቃለሁ መታጠብ ባለብት ሰዓት አጥባለሁ። መጠቀም ያለብኝን ጎጂ ያልሎኑ እንደ ኮንዲሽነር አይነት የዛ አይነት ነገሮችን በደንብ በሚገባ ለመጠቀም እሞክራለሁ። በዛ እንግዲህ በደንብ ንጽህናውን ከመጠበቅ እድገቱንም ከማስረዘም አንፃር እንደዛ በማድረግ እቀጥላለሁ ማለት ነው። እንግዲህ ያው ከብዙ በጥቂቱ ይሄንን ይመስላል እንግዲህ ፀጉሬን የምንከባከበት መንገድ ያው ይሄን ይመስላል በምችለው አቅም ሁልጊዜ በሚባል ደረጃ ይሄን አደርጋለሁ

እሺ በምን ሰዓት ትነሳለህ? አብዛኛውን ጊዜ የምነሳው እንግዲህ ቀን ላይ ነው። ወደ ስራም ለመሄድ ወይም የተለዩ ቦታዎች ለመሄድ ቀን ላይ ጠዋት ላይ አካባቢ እነሳለሁ። የማደርጉበት ትልቁ ምክንያት እንግዲህ በተለይ ቀኔን በምጀመርበት ሰዓት በደንብ ደስተኛ ሆኜ ደስ ተሰኝቼ መጀመር ስለምፈልግ ነው። ያ አንድ በጣም ትልቁ የሚሰጠኝ ነገር ብዬ የማስበው በተለይ በቀን መነሳት እረፍት ከማድረግ አንፃር- በደንብ ደግሞ ለምሳሌ ከእንቅልፍ በኋላ ወይም ከተነሳው በኋላ ወደ ስራ የሚሄድ ከሆነ- ሳልረበሽ ወይም ደግሞ ስዓቴን ሳላረፍድ ስራ ቦታዬ ላይ እንድሄድና ስራዬንም በሚገባ እንድሰራና እንድጀምር ያደርገኛል። ከዛ ነገር አንፃር እንግዲህ ቀን በሚባል ደረጃ ወደ ሁለት ሰዓት አካባቢ ቁርስ በልቼ- ወደ ስራ ወይም ደግሞ ሌላ የምሄድበትም ነገር ካለ አመራለሁ። ካልሆነ ግን ወይም እቤት የምቆይ ከሆነ- ለምሳሌ ዛሬ ቤት ነኝ የትም አልሄድም ስራም አልገባም እንደዛ በሚሆንበት ሰዓት ምንድነው የሚሆነው አርፍጄ ለመነሳት ባህር አለኝ። ምክንያቱም ማታ ላይ በሆኑ በሆኑ ጉዳዮች ላመሽ ስለምችል- አርፍዶ ተነስቶ ወደ ስራ ወይም ደግሞ ወደ እንትን የመሄድ ወደምፈልግበት የመሄድ እንትን አለኝ። ያ የሚሆንበት ምክንያት ያው ማታ ድካም ስለሚኖር ቀን ላይ ያንን በእንቅልፍ መካስ ያስፈልጋል ብዬ አስባለሁ። እና- በዛ ሁኔታ እንግዲህ በተወሰነ ደረጃ ረፈድ አድርጌ ወይም ደግሞ ሰዓት አሳልፌ እነሳለሁ ማለት ነው። እና ያም ለኔ በጣም ትልቅ ጥቅም ነው። ምክንያቱም ማታ ያልጨረስኩትን እንቅልፍ ቀን ላይ እንደጨረስ ይረዳኛል። እንዳልኩት ግን በጣም ብዙ ጊዜ አይደለም በጣም በተወሰነ አጋጣሚዎች ነው እንጂ- ሁልጊዜ በሚባል ደረጃ በተመሳሳይ አይነት ሰዓት ነው የሚነሳው ወደ ሁለት ሰዓት አካባቢ እነሳለሁ። ከዛ ታክሲ ታክሲ ፈልጌ ታክሲ ይዤ ወደ ስራ እሄዳለሁ ከዛም ያው ስራዬን እጀምራለሁ ማለት ነው። እና ብዙ ጊዜ የሚሆነው የእለት ተእለት ህይወቴ ወይም ደግሞ ከእንቅልፍ የምናሳበት- አጋጣሚ እንዴት ነው ያው አንድ በጥሩ ሰዓት ወይም ደግሞ በሰአቱ ከእንቅልፍ መነሳት ትልቁ ያለው ጥቅም የሚመስለኝ- ሰዎች ከእንቅልፋቸው መነሳት በሚገባቸው ሰዓት የሚነሱ ከሆነ ቀናቸውን ጥሩ አድርጎ የመዋል ባህሪ ይኖራቸዋል ለምሳሌ አንድ ሰው ስራ የሚገባ አራት ሰዓት ቢሆንና ለስራው የሚነሳው ሁለት ሰዓት ሶስት ሰዓት ይሁን ቶሎ ላይደርስ ይችላል ማለት ነው- ምናልባት ወይ ተማሪ ሊሆን ይችላል አንድ ተኩል መግቢያ ሆኖ አንድ ሰዓት ከአስር የሚነሳ ከሆነ ለመድረስ ሊያርፍ ይችላል ካረፈደን በኋላ ደግሞ የሚፈልገውን ትምህርት በሚገባ ትኩረት ሰጥቶ ለመማር ሊቸገር ይችላል እና በሰአት መነሳት እንግዲህ ከዚህ ከዚህ ነገር አንፃር በጣም በጣም ብዙ ጥቅሞች አሉት ብዬ አስባለሁ ምክንያቱም- እነዚህን ነገሮች በደንብ በሚገባ የማንፈጽማቸው ከሆነ የሚፈጠርብን ችግር ይኖራሉ ማለት ነው ስለዚህ ከዚህ ነገር አንፃር በደንብ በሚገባ ሰዓትን መጠበቅና ማክበር ተገቢ ነው ብዬ አስባለሁ ከብዙ ነገር አንፃር

የድምጽ መልእክት ትልካለህ? አዎ የድምጽ መልእክት እልካለሁ ሁል ጊዜ ላይሆን ይችላል ግን በተወሰኑ አጋጣሚዎች እና ጊዜዎች ላይ። የድምጽ መልእክቶችን እልካለሁ። በተለይ አስፈላጊ ሆኖ ሲሰማኝ። ወይም እነዛን ሰዎች በድምጽ ማግኘት ሲኖርብኝ ምናወራው ዝርዝር ነገር ካለ ወይም የቤተሰብ አይነት ቅርበት አለ። የድምጽ መልእክቶችን እልካለሁ። ግን እንዳልኩት ሁሌ አይደለም። አንዳንድ ጊዜ ነው ምክንያቱም ሞር ኦፍ በቴክስት ማለቅ የሚችሉ ነገሮች ከሆኑ እንደዛ ላላረግ እችላለሁ። ግን እንዳልኩት የግድ ወይም አስፈላጊ ሆኖ ከተሰማኝ የድምጽ መልእክቶችን እልካለሁ ማለት ነው። ያው የድምጽ መልእክት ትልቁ አስፈላጊነቱ ሚመስለኝ ሙሉ ለሙሉ ሰው ሀሳቡን ሼር እንዲደረግ ከዛ ኢቭን ደህንነቱንም ለመግለጽ። የድምጽ መልእክት አስፈላጊ ነው ብዬ አስባለሁ። እና በድምጽ መላአክ በተለይ አስፈላጊነቱ በጣም ትልቁ ሚመስለኝ ይሄ ነው። ምክንያቱም ሰዎች እያወሩ ያሉት እንዲግባቡ እስከሆነ ድረስ ወይም ደግሞ የሆነ ሀሳብ ላይ እንዲስማሙ ከሆነ። ከጽሁፍ መልእክት ይልቅ የድምጽ መልእክት ይመረጣል። በድምጽ በደንብ ማውራት መግባባት ጊዜያቸውን ማሳለፍ ይሄ እንዲህ ነው ያ እንዲህ ነው እየተባባሉ መግባባት በጣም ይችላሉ ብዬ አስባለሁ። እና ከዛ ነገር አንፃር እንግዲ ከ ሌሎች አይነት የመልዕክት ልውውጦች ማለትም በቴክስት ሊሆን ይቻላል ወይም በሌላ አይነት መንገድ ከመገናኘትም ባለፈ በተለይ በአካል መገናኘት ማይችሉ ሰዎች ከሆኑ። የድምጽ መልእክት ጥሩ ነው ብዬ አስባለሁ። በድምጽ የሚገናኙ ሰዎች በደምብ እንዲግባቡ ሀሳባቸውን ሼር እንዲደራረጉ። በመሃልም ደግሞ ሚስማሙባቸው ነገሮች ላይ እንዲስማሙ ቤተሰብም ከሆኑ ደግሞ በደንብ ናፍቆታቸውን እንዲወጡ ያደርጋል ብዬ አስባለሁ። የድምጽ መልእክት ሶ ከዛም ነገር አንፃር እንግዲህ ከ ሌሎች ነገሮች በላይ የድምጽ መልእክትን ለሰዎች እልካለሁ ወይም ደግሞ ሼር አደርጋለሁ ማለት ነው። እንዳልኩት ያው ሁሌ አይሆንም በተመቸኝ ሰዓት ነው ሚሆነው። ወይም ያ ሰው በተመቸው ሰዓት እና አስፈላጊ በሆነ ሰዓት አስፈላጊ መስሎ ካልተሰማኝ ሼር አላደርግም ማለት ነው። አልክም ግን አስፈላጊ ነው ብዬ ካመንኩበት ደግሞ እንደዛ አደርጋለሁ ማለት ነው። ወይም ደግሞ በድምጽ ሼር አረጋለሁ

የምትወደው አትክልት ምንድነው? የምወደው አትክልት እንግዲህ ከአትክልት ውስጥ እንግዲህ በጣም የምወደው የአትክልት አይነት ቲማቲም ነው። ቲማቲም በጣም እወዳለሁ ቲማቲም ለጤና ብዙ ጥቅም አለው ብዬ ስለማምን። ቲማቲም የእኔ ፌብራይት ነው እሱን የመረጥኩበት ምክንያት እንግዲህ ቲማቲም እንደሚታወቀው በጣም ተፈጥሮአዊ የሆነና ከየትኛውም አይነት ምግብ ጋር ልንመገበው የምንችለው አይነት አትክልት ነው። ለምሳሌ በኢትዮጵያ አይነት እንኳን የምግብ እንትን ብናይ ሽሮ ላይ መግባት ይችላል። ጥሩ የሚባሉት አይነት ደግሞ የዚ የስጋ ተዋጽኦ ውጤቶች ላይ ጥብስ ላይ ሊሆን ይችላል የተለያዩ ምግቦች ላይ መግባት ይችላል። እና ከዛ ነገር አንፃር ቲማቲምን በጣም እወደዋለሁ። በጣም ትልቁ ጥቅም ነው የሚመስለኝ ደግሞ ምግብን የማጣፈጥ ችሎታው ነው በቃ በምንም አይነት ሁኔታ ላይ ቲማቲም ያለበት ምግብ ሊያስጠላ አይችልም። ኢቭን ሰዎች ሽንኩርት ላይወዱ ይችላሉ ግን ቲማቲም የማይወድ ሰው ችግር አለበት ማለት ነው። ከዛ ነገር አንፃር እንግዲህ በጣም በሚገርም አይነት ሁኔታ በጣም ፍቅር ይዞኛል ማለት እችላለሁ። ከቲማቲም ሲቀጥል ከቲማቲም ውጪ እንግዲህ በጣም የምወደው ምግብ ለኔ በጣም ምወደው እንግዲህ ሽንኩርት ነው። ሽንኩርት ከፍራፍሬ ከፍራፍሬዎች ውጪ እንግዲህ በጣም ጠቃሚ ሚባሉት አትክልቶች ናቸው። እና ከአትክልቶች በጣም ጥሩ ደግሞ ጥቅም ካላቸው ዋነኛ ምግቦች ውስጥ አንደኛው ቲማቲም ነው። ከዛ ቀጥሎ ደግሞ ሽንኩርት ነው ማለት ነው። ሽንኩርትን ሰዎች ሲመገቡ በጣም ብዙ ከጤና አንፃር የሚያገኟቸው ነገሮች አሉ። ሽንኩርት ራሱ ደግሞ አይነቱም የተለያየ ነው። ለምሳሌ ነጭ ሽንኩርትን ልናይ እንችላለን ቀይ ሽንኩርት አለ። ሌሎችም ልክ በዚሁ አይነት ተመሳሳይ አሉ የሽንኩርት አይነቶች አሉ የባህሩ ሽንኩርት አለ። እነዚህ ሁሉ ነገሮች ጥቅማቸው የተለያየ ሁኖ ግን በዋነኝነት ደግሞ በሽንኩርትነት ምግብን ከማጥፋፍ ለምግብ ጤና ከመስጠት አንፃር ብዙ ጥቅም ያላቸው ናቸው። እና እንግዲህ አንድ ሽንኩርት እንድወድ የሆንኩበት ምክንያት በዋነኝነት ይሄ ነው። እንግዲህ ምግብ ውስጥ ሲጨመሩ በምንም አይነት ምግብ ውስጥ እንዳልኩት ያንን የምግብ የማጣፈት ትልቅ ልዩ የሆነ ሀይልና ጥቅም አላቸው ብዬ አምናለሁ። እና ከዛ ነገር አንፃር እንግዲህ በጣም ብዙ ነገሮችን ይሰጡናል። በተለይ እነዚህ ያልኳቸው ከዚ ውጪ ደግሞ ቆስጣ ነው ቆስጣ ሰላጥ አይነት ተዋጾዎች ደግሞ ራሳቸው ምግብ ናቸው። አሁን ስለ ሽንኩርት ስለ ቲማቲም ስናይ ምናምን ብቻቸውን ራሳቸውን ችለው ምግብ አይሆኑም ያው አንዳንዴ ጥሬው የሚበላበት ቦታ አለ። ግን ያ የተለመደም አይደለም ጤናማም ደግሞ አይደለም። ሽንኩርትን ብቻውን መመገብ እንደነ ባሮ ቆስጣ ሰላጣ ጎመን አይነት ምግቦች ደግሞ በራሳቸው የሚሰጡት ምንድነው ትልቁ ጥቅም ምግብ ናቸው ማለት ነው። እነዚህ ነገሮች በራሳቸው ምግብ ስለሆኑ ከጤና አንፃር እንግዲህ በጣም ትልቅ ጤና አላቸው ማለት ነው። ሰዎች ቢመገባቸው ብቻቸውን ብዙ ነገር ለሰው ሌጅ ጤና መጥቀም ሚችሉ ነገሮች ናቸው ብየ አምናለሁ። እና ከዚህ ነገር አንፃር እንግዲህ አሁን ካልኳቸው ከዚህ ከሽንኩር ከቲማቲምም በተለየ እነዚህ ምግቦች በምግብ ተዋጽኦነትም እጠቀማቸዋለሁ ማለት ነው። እንደነ ሽንኩርት ያሉትን እንደነ ቲማቲማ ያሉትንም ከመጠቀም ባለፈ እነዚህ ደግሞ በዋነኝነት ምንድን ናቸው አልን? ብቻቸውን መመገብ የምንችላቸው ናቸው። አለን እና ሶ ከዚህ ነገር አምጣ እንግዲህ እነዚህን ምግቦች በሚገባ እወዳቸዋለሁ እጠቀምባቸዋለሁ። ይሄን ይመስላል ከብዙ በጥቂቱ በዋነኝነት ምወዳቸው ምግቦች እንዳልኩት የዚህ አትክልት ውጤቶች እንደ ሽንኩርት አይነት እንትኖች ናቸው። ሲቀጥል ግን ምግብ የሚሆኑትን እንደነ ቲማቲን ሌሎቹ ነው እንደነ ባሮ አይነት ምግቦች ደግሞ ምግብ ሆኖ ሰው የሚመገባቸውን ደግሞ እነሱን በጣም እወዳቸዋለሁ ማለት ነው። ሶ ይሄን ይመስላል ከምግብ የምወዳቸውም ወይም ከአትክልት የምወዳቸውም እነዚህ ናቸው ማለት ነው